መዝገቦችን ታስቀምጣለህ አዎ መዝገቦችን አስቀምጣለሁ እኔ መዝገቦቼን አስተካክዬ ነው የማስቀምጣቸው ኦንላይን የማስቀምጣቸው ዳታዎች በጉግል ድራይቭ እንደዛው በክሉድ እንጠቀምና ባካፕ አድርጌ አስቀምጣችኋለሁ። ሌሎች የሃርድ የሆኑ መዝገቦችን ግን በመቀመጫቸው ውስጥ አስቀምጣቸዋለሁ

ወደ የትኛው ቦታ ተጉዘ ታውቃለህ? እኔ ወደ ተለያየ ቦታ ተጉዤ አውቃለሁ። ለመዝናናት ወደ ሀይቅ ዳር ብዙ ጊዜ እሄዳለሁ። ለምሳሌ ላንጋኖ ዳር ሄጄ እውቃለሁ ሶደሬ። እና አዋሳ እንደዚህ ሄጄ ተዝናንቻለሁ። እንደዛውም በአቡጋያ የሚባል መናፈሻ እሄድና እዝናና ነበረ

በቤት ውስጥ ወይም በውጭ መሆን ትመርጣለህ? ውጭ መሆንን እመርጣለሁ። ግን አየሩ በጣም ቀዝቃዛ የሆነበት ጊዜ ላይ ወደ ቤቴ እገባለሁ ከዛ ውጪ ግን ውጭ መሆን ጥላ ስር መቀመጥ ያስደስተኛል። የስካይ ቪው የሚባለው እይታ ሁሌ የሚያረካኝ ነገር ነው። ኮከቦችንም ማየት ያስደስተኛል